"በየትኛው ቀን ነው ወደ ገበያ ትሄዳለህ?" ለሚለው ጥያቄ እኔ ምሄደው ገበያ እንግዲህ ከትምህርት ሰዓት ውጪ ባለው ሰዓት ነው ምሄደው። ያው ከሰኞ እስከ አርብ ባለው የትምህርት ሰዓቴ ነው፤ ትምህርት ነው የምማረው። በዚህ አጋጣሚ እንግዲህ የምሄደው ቅዳሜና እሁድ ነው እንግዲህ፤ የገበያ ሰዓት ሄጄ አንዳንድ ነገሮችን ለመግዛት የምወጣው ማለት ነው። ለምሳሌ ልብስ ለመግዛት ከሆነ ቅዳሜ እሁድም እሄዳለሁ፣ እሁድ ልብስ ለመግዛት ምቹ ነው እሁድ እሄዳለሁ። ቅዳሜ ደግሞ አሁን ለምሳሌ የተለያዩ ነገሮችን ደብተር ስክብሪቶ ሊያልቅብኝ ይችላል ቅዳሜ ሂጄ እገዛለሁ ማለት ነው። ደግሞ አንዳንድ ቀን በቃ ቅዳሜም እሁድም እያረኩኝ እሄዳለሁ። እሁድ አዎ ልብስ ያለው ለመግዛት ቀነስ የሚያደርግ የተለያዩ ልብሶች የሚሸጡም እሁድ ስለሆነ እሁድ ሂጄ ገዛለሁ እሁድ ገበያ ማለት ነው። ቅዳሜም ግን አንዳንድ ልብሶች እገዛለሁኝ። አንዳንድ ደግሞ የተለያዩ እቃዎች እገዛለሁኝ አሁን ለምሳሌ እስኪቢርቶ ደብተር በዛ አጋጣሚ ደግሞ የተለያዩ ነገሮች እገዛለሁ ማለት ነው። ለምሳሌ የስልክ የተለያዩ እንትኖች ለመግዛት እሄዳለሁ ማለት ነው ቅዳሜ፤ እና ያው ቅዳሜና እሁድ ነው የእረፍት ሰዓቴ በዚህ ሰዓቴ ነው ገበያ ሄጄ የተለያዩ ነገሮችን ምገዛው ማለት ነው። ከሰኞ እስከ አርብ ባለው ያው የትምህርት ሰዓት ስለሆነ ትምህርቴን አነባለሁ ማለት ነው።

ፎቶ ማንሳት ትወዳለህ ወይ? ለሚለው ጥያቄ አዎ ማንሳት እወዳለሁኝ ፎቶ እንግዲህ ሲባል የተለያዩ ፎቶ ማስታወሻ ሊሆን ይችላል። የቤተሰብ ማስታወሻ አሁን ለምሳሌ እናት አባት እህት ወንድምን በደንብ አድርጌ ማንሳት እፈልጋለሁ ፎቶ ማንሳት እወዳለሁ። ይሄንን የማረገው ምንድነው? መቼም እንግዲህ ሰው ሁሉ የዘላቂ አይደለም ነገ እንደው ቀን ሞት ይመጣል በዛን ጊዜ ማስታወሻ የሚሆን ፎቶ ያስፈልጋል ማለት ነው። ራሴን መነሳት እፈልጋለሁኝ የሰዎችን ማነሳ ለቤተሰቦቼ ቀሙኝ በመነሳት ፎቶ ለማስታወሻነት አቆየዋለሁ ማለት ነው። እና ያ እንግዲህ ነገ በቃ ያን ነገ ስታየው ደስ ይለሃል ያው ቤተሰብ አብሮም እንዳለ ይሰማሃል ማለት ነው። እና በዚህ አጋጣሚ ያው ፎቶ ማንሳት ትወዳለህ ወይ ለሚለው ጥያቄ? አዎ እወዳለሁ ለማለት እወዳለሁኝ ያው እንግዲህ ፎቶ በማነሳት በሰአት እንግዲህ እየተለያዩ ማስታወሻዎች ይኖሩኛል ማለት ነው። እና ያው ፎቶ ማንሳት እወዳለሁኝ። አሁንም አነንሳለሁ ቤተሰቦቼን እኔም እነሳለሁ ማለት ነው እኔም እነሱ ጋር በአንድ ላይ ሆነን በመነሳት ያሉን ፎቶዎችን በአግባቡ በማስቀመጥ ለተለያዩ ነገሮች አስቀምጣለሁ ማለት ነው።

የምትወደው ሽታ ምንድነው? ለሚለው ጥያቄ የምወደው የሽታ አይነት እንግዲህ ጥሩ ጠረና ያለው ጥሩ ሽታ መዓዛ አለው ሽታ እወዳለው። አሁን ለምሳሌ የተለያዩ አበቦች ደስ የሚሉ አበቦች አሉ የነሱን ጠረንን የነሱን ሽታ እወዳለሁኝ። ከዛ በመቀጠል እንግዲህ አሪፋ አሪፍ የሚባሉ ሽታዎች አሉ አይደለ። የሆነ ሽቶ በመግዛት ያንን ልብስ ላይ እንትን በመንፋት ማለት ነው ያ እንግዲህ አሪፍ ነው በጣም ጥሩ ጠረን ያለው። ጥሩ መዓዛ ያለው ሰው ሊወደው የሚችል ሽታ ያለው ጠረን እወዳለሁ ማለት ነው። እና በዚህ አጋጣሚ እንግዲህ የሚገዙ ሽቶዎች አሉ እነሱን በመ ልብስ ላይ ወይም መኝታ ፍራሽ ላይ በመንፋት እነሱ በጣም አሪፍ ናቸውና እነሱን እወዳለሁ ማለት ነው። በዚህ አጋጣሚ አሁን እንግዲህ ሽታ ጥሩን ጠረን ያለው ሽታ ነው እንጂ አዎ መጥፎ ጠረን ያለው ሽታ አይወደድም። ጥሩ ጠረን ሽታ ያለው እንግዲህ በሰውም ያስወድድሃል። አሁን ለምሳሌ አንተ ጥሩ ጥሩ ሽታ ምሽጥ ከሆነ ሰው ይወድሃል ማለት ነው የራሱን ይጠብቃል ራሱን ይንከባከባል በሚል ራስን በቃ ትልቅ ቦታ ይኖራችኋል አንተ ማለት ነው። እና ጥሩ ጠረን ያለው ሽታ እወዳለሁ ጥሩ መዓዛ ያለው ማለት ነው።

በስራ ጊዜ እረፍት ታደርጋለህ? የሚለው ጥያቄ አዎ አደርጋለሁኝ። እንግዲህ የተለያዩ ስራዎችን በምትሰራበት ሰዓት እንግዲህ በጣም ብዙ ስራዎች ልታስተናግድ ትችላለህ በአንድ ቀን ውስጥ በዛ አጋጣሚ ያንን ስራ እንግዲህ በምትሰራበት ሰዓት እንግዲህ ሊደክምህ ይችላል እና በዛ አጋጣሚ ታርፋለህ ማለት ነው። የሰው ልጅ እንግዲህ ካላረፈ ብዙ ስራ ሰርቶ ውጤታማም ሊሆን አይችልም። ብዙ ስህተቶች ሊፈጥር ይችላል እና ደግሞ ሊሰለች ይችላል፣ በዛ አጋጣሚ ደግሞ ስራው በጥራት ላይሰራ ይችላል፣ እና ያው የሰው ልጅ ማረፍ አለበት፣ ሲያርፍ ነው እንግዲህ ብዙ ስራዎችን መስራት የሚችለው እና ውጤታማም የሚሆነው ማለት ነው እና ስራውን በጥራት የሚሰራውም በዘመናዊ ስለሆነ ማረፍ ስላለብህ ካረፍክ በኋላ ትሰራለህ ማለት ነው፣ እና ውጤታማም ትሆናለህ በስራው ላይ ስራውን በጥራት ይሰራል እና ትኩረትም ሊኖርህ ይችላል ማለት ነው በዛ አጋጣሚ እና የሰው ልጅ ማረፍ አለበት በስራው ወቅት ማለት ነው እና ሲያርፍም በደንብ አድርጎ ስራዎችን ይሰራል ማለት ነው እና ያው እረፍት ያስፈልጋል ለማለት እወዳለሁኝ።

በስራ ላይ ችግሮችን ትፈታለህ? የሚለው ጥያቄ አዎ ፈታለሁ ለማለት እወዳለሁ እንግዲህ ስራ በሚሰራበት ሰዓት ብዙ ስራዎችን እንሰራለንና በዛ አጋጣሚ እጥረቶችን ሊያጋጥሙን ይችላሉ ስራውን ለማከናወን ማለት ነው እና ያንን ለበላይ አካል በማመልከት እንደዛን ስራዎች እንዲሰሩ በኔ በኩል ይሄን አስተዋጽኦ አደርጋለሁ ማለት ነው እና ያን ችግሮችም ይፈታሉ በዚህ አጋጣሚ ማለት ነው እና ያው እንግዲህ ችግሮች በሚፈቱበት ሰዓት እንግዲህ ስራው በአግባቡ ይሰራል ማለት ነው እና የስራውም ችግሮች ይፈታሉ መፍትሄ ያገኛሉ ማለት ነው እና የስራ ችግሮችን ደግሞ በኔ በኩል ደግሞ የሚያልቁ ከሆነ እኔው ለራሴ በማስተካከል ስራዎች በአግባቡ እንዲሰሩ አደርጋለሁ ማለት ነው እና ደግሞ በስራ ሰዓት ደግሞ ባልደረቦቼ የስራ ባልደረቦቼ ሊጣሉ ይችላሉ ወይ ግጭት ሊፈጠር ይችላል እነሱን በማስታረቅ እና ስራው በግባቡ እንዲሰራ እንዲከናወን በማድረግ የበኩሌን አስተዋጽኦ አደርጋለሁ ማለት ነው እና በዚህ አጋጣሚ ስራውን በአግባቡ እንዲሰራ ይሆናል ማለት ነው እና ይሄ በስራ ላይ ያለው ችግሮችም ተፈተዋል ለማለት እወዳለሁኝ እኔም መፍታት እችላለሁ በዚ አጋጣሚ ለማለት እወዳለሁ ማለት ነው

የምትወዱት ምግብ ምንድነው ለሚለው ጥያቄ፣ እኔ የምወደው የምግብ አይነት እንግዲህ አትክልቶች እወዳለሁ። ከአትክልት አትክልትና የተለያዩ ፓስታዎች ወይም ሞኮረኒ በአንድ ላይ ተደርጎ የተሰራ ምግብ እወዳለሁኝ። እና እንጀራ ፍርፍርም አብሮ ተፈርፍሮ የተሰራ የምግብ አይነት አብሮ ሶስት አይነት ምግቦችን በአንድ ላይ ተደርጎ የተሰራ ምግብ እወዳለሁኝ። ከዚህ በአጋጣሚ ደግሞ ከዚህ በላይ እንግዲህ ስጋ አለ ጾም ካልሆነ ማለት ነው። ስጋ እንግዲህ የፍየል ስጋ ሆኖ ጥብስ ተደርጎ ወይም ቀይ ወጥ ተደርጎ የተለያዩ ስጋዎች በመጨመር አሪፍ የሆነ ምግብ እወዳለሁ ማለት ነው። እና እነዚህ የምግብ አይነቶች እወዳለሁ። እንግዲህ አትክልቶችን በምመገበት ሰዓት እንግዲህ የተለያየ ጥቅም አለው። አንደኛ ራስህ እንዲጠነክርና ከበሽታዎች እንዲ እንዲከላከሉሉህ ያደርጋል ማለት ነው። እንግዲህ የተለያየ ምግቦች አትክልቶች በምትመገብበት ሰዓት ማለት ነው አሪፍ ጠንካራ እንድኮን እና ደግሞ ውጤታማ እንድኮን በቃ አንተ ተተለያዩ በሽታዎች እንድትከላከልና በሽታዎቹ እንዳያጠቁህ ያደርግሃል ማለት ነው እና አትክልቶችን መብላት እንግዲህ አሪፍ ነው እና አትክልቶችን መብላት እወዳለሁ ማለት እወዳለሁ

ቤትህን ምን ያህል ጊዜ ታጸዳለህ ለሚለው ጥያቄ? ያው እንግዲህ ቤት እንግዲህ ሚጸዳው በየሳምንቱ አጸዳዋለሁኝ በየሳምንቱ በማጸዳበት ሰዓት እንግዲህ የተለያየ እንግዲህ ያው ቤት ማጽዳት አንደኛ ውበት ነው ላንተም ንጽህና ነው ከንጽህናም በላይ እንግዲህ ከተለያዩ በሽታዎች እንግዲህ የሚወጡትንም ለመከላከል ሲባል ቤት ማጽዳት አለብህ። እና ደግሞ ያው እንግዳ ይመጣል እንግዳ በሚመጣበት ሰዓት እንግዲህ ቤትህን አይቶ ነው እንግዲህ ቤትህን ባግባቡ መያዝህም አንደኛ ሰው እንዲወድህ እና ሰው በንጽህና እና ቤቱን በመከባከብ ላይ ነው የሚገኘው በማለት በቃ ቤትህን ስትንከባከበው ስታጸዳው ከተለያዩ ነገሮች እና ደግሞ የቤቱም ቆይታ ብዙ ጊዜ ይሆናል ማለት ነው። እና ያው አዲስ እንደሆነ ሊቆይ ይችላል ማለት ነው። በዚህ አጋጣሚ ያው ቤትህን ምን ያህል ጊዜ ታጸዳለህ ለሚለው ጥያቄ? በሳምንት ቢያንስ ሁለት ጊዜ ይጸዳል በወር እንግዲህ ያው ስምንት ጊዜ ማለት ነው። እና በዚህ አጋጣሚ ያው የቤቱም ውበት እንደተጠበቀ ይቆያል። እና ላንተም ንጽህና ነው እና ከዚህ በመቀጠልም የተለያዩ በሽታዎችን ለመከላከልም ይጠቅመዋል። ቤትህን በአግባቡ በምታጸዳበት ሰዓት ማለት ነው። እና በዚህ አጋጣሚ ቤት በምን ያህል ጊዜ ታጸዳለህ የሚለው? በሳምንቱ ሁለት ጊዜ አጸዳለሁ ለማለት እወዳለሁኝ።

ዋናው ሀላፊነቶችህ ምንድን ናቸው? ለሚለው ጥያቄ የኔ ሀላፊነቶቼ እንግዲህ የተለያየ ሀላፊነት ይኖረኛል አንደኛ ስራዬን በአግባቡ መስራት እና ስራዬ ላይ ውጤታማ መሆን ነው። እና በዚህ አጋጣሚ እንግዲህ የተለያየ ኑሮችን ለማሻሻል ስትል ስራዎችን በአግባቡ ትሰራለህ ስራዎችን በአግባቡ ስትሰራ ደግሞ ክፍያውም ከፍተኛ የሆነ ክፍያ ይከፈልሀልና። በዚህ አጋጣሚ ኑሮዬን ለማሻሻል ሲባል የኔ ሀላፊነት ስለሆነ የቤተሰቦቼ ሀላፊነት የኔ ስለሆነ። እና በዚህ አጋጣሚ ስራዎችን በአግባቡ መስራት ነው የኔ ሀላፊነት እና በስራዬ ውጤታማ መሆን ነው ሀላፊነቴ። ይሄን ሀላፊነት ከተወጣው በኋላ እንግዲህ ለቤተሰቦቼ ያለኝ ሀላፊነትም አለ እሱንም ሀላፊነት የመወጣት ነው። እና በዚህ አጋጣሚ ዋና ሀላፊነቶቼ እንግዲህ የቤተሰቦቼን ችግር እና የቤተሰቦችን ሀላፊነት በመወጣትና ችግሮችን በመፍታት እኔም በስራዬ ላይ ሀላፊነት አለኝ። እሱንም በአግባቡ ስራዬን በአግባቡ በመስራት እና ለ ለቤተሰቦቼ ያለኝ አመለካከትም ከፍተኛ ነው የነሱም ሀላፊነት አለኝ። የነሱን ችግሮች በመፍታት እኔም በስራ ላይ ትልቅ የሆነ ሀላፊነት አለኝ። ሀላፊነቴን በመወጣት ውጤታማ እሆናለሁ ማለት ነው ማለት ነው እና በዚህ አጋጣሚ ሀላፊነት አለኝ ለማለት እወዳለሁ

የድሮ ፎቶዎችን ትይዛለህ ለሚለው ጥያቄ? አዎ እይዛለሁኝ እንግዲህ የድሮ ፎቶ እንግዲህ ማስታወሻ ነው። አንደኛ ቤተሰቦች በማንሳት የድሮ ፎቶዎችን በማስቀመጥ እና ደግሞ አሁን ለምሳሌ አንተ ህፃን ከሆንክ በዛን ሰዓት ያ የተነሳው ፎቶ እንግዲህ ነገ ወጥት ስኮን እድሜህ በሚገፋበት ለልጆች ስታሳያቸው አባቴ በወጣትነቱ ይህን ይመስላል። በማለት ያየኋል ማለት ነው እና ያ ነገር ማስታወሻ ነው። በዛ እንግዲህ ብዙ ስራዎች የተሰሩ ስራዎች ይኖራሉ እና ያንን ፎቶ በምታይበት ሰዓት በዚህ ሰዓት ይሄን ይሄን አረግ ነበር ይሄን ይሄን እሰራ ነበር በማለት ብዙ ነገሮች ታያለህ ማለት ነው። እና የድሮ ፎቶዎችን ትዛለህ ለምለው ጥያቄ? አዎ ይዛለሁም በሚዝበት ሰዓት እንግዲህ ማስታወሻ ነው። አንደኛ ቤተሰብንም አብረህ ታስታውሳለህ በዛ አጋጣሚ እና ይሄ የድሮ ፎቶ ትይዛለህ የምለው ጥያቄ? አዎ ይዛለሁኝ ወይም የሚይዝበት ሰዓት እንግዲህ ቤተሰብም ማስታወሻ ነው የተለያየ ጊዜዎችንም በዛው አጋጣሚ ታስታውሳለህ ማለት ነው። እና እንግዲህ አንተ ነገ ትልቅ ሰው ሆነህ ልጆችን አፍርተህ እና ለልጆች ያንን ፎቶ በምታሳይበት ሰዓት አንደኛ ልጆቼም አባቴ በዚህ ሰዓት ይሄን ነበር የሚመስለው በማስታወስ ማለት ነው። እና በዛ አጋጣሚ አሪፍ ነው እላለሁኝ እና የድሮ ፎቶዎች ሌሎችን እንዲያስቀምጡ እመክራለሁ ማለት ነው። እና እኔ የድሮ ፎቶዎችን ትዛለህ ለምለው ጥያቄ? አዎ እይዛለሁ ማለት እወዳለሁ።

ኢንተርኔት አለህ ለሚለው ትያቄ አዎ አለኝ ያው ኢንተርኔት እንግዲህ የምጠቀመው ለተለያዩ መረጃዎች ለማግኘት ሲባል እና ደግሞ እኔ ስለ ትምህርትም ሆነ የሆነ ነገር ለማየት ስፈልግ ኢንተርኔት እጠቀማለሁኝ፣ ኢንተርኔት አለኝ፣ ያው አሁኑ ዘመኑ እንግዲህ የኢንተርኔት ሰዓት ነው። ኢንተርኔት እንግዲህ ለብዙ ነገሮች እንጠቀመዋለን፣ ለብዙ ስራዎች እንጠቅመዋለን፣ ያው የተለያዩ የስራ ድልድሎች በሚለቀቁበት ሰዓት ኢንተርኔት በመጠቀም እና ደግሞ የትምህርት ነገሮች አንዳንድ የትምህርቶች በኢንተርኔት ይለቀቃሉ እና እነዛ ለመማር ሲባል ኢንተርኔት እጠቀማለሁኝ። ኢንተርኔት እንግዲህ ወቅታዊ የሆኑ ነገሮችን በኢንተርኔት ይለቀቃሉ፣ እነሱን ለማየት እና ለመታደም ሲባል ኢንተርኔት እጠቀማለሁ። ኢንተርኔት እንግዲህ በጣም ጥቅም ያለው ነገር ነው። የተለያዩ መረጃዎችን ታገኝበታለህ፣ አንተም ህይወትህን በዚህ አጋጣሚ ትቀይርበታለህ ማለት ነው እና ኢንተርኔት እጠቀማለሁ። ኢንተርኔት እንግዲህ በጣም ጥቅም ያለው ነው እና ኢንተርኔት አለህ ለሚለው ጥያቄ አዎ አለኝ እና ኢንተርኔት ብዙ ጊዜ እጠቀማለሁ ማለት ነው እና እንትን ኢንተርኔት ለሁሎችም እንዲጠቀሙ እመክራለሁኝ አመሰግናለሁ።

አቧራ ችግር ይፈጥርብሃል የሚለው ጥያቄ አዎ ችግር ይፈጥርብኛል ችግር እንግዲህ የሚፈጥርብኝ ምን ምን ላይ ነው ለሚለው ጥያቄ ያው የተለያዩ ቦታዎች ላይ ችግር ይፈጥርብኛል። አሁን ለምሳሌ ጉፋን እንዲይዘኝ ያደርገኛል ጉፋን በሚይዝብኝ ሰዓት እንግዲህ የተለያዩ በሽታዎች መንስኤ ይሆናል ማለት ነው። እና የተለያዩ በሽታዎች በማፍራት እንግዳ እንትን ላይ ጤናህ ላይ ችግር ያመጣል ማለት ነው። ከዛ አጋጣሚ ደግሞ አይንህ ላይ በሚቦልበት ሰዓት አይንህ ላይ የሆነ ችግር ያመጣብሃል ማለት ነው። ጆሮው ላይ እንግዲህ በሚቦሉበት ሰዓት ጆሮ ላይ የሆነ ችግር ያመጣብሃል። በዛ አጋጣሚ እንግዲህ አቧራ ምንድነው? በተለይ በሽታዎች መንስኤ ይሆናል ማለት ነው እና። በዛ አጋጣሚ ደግሞ አንተ ንጽህና እንዳትጠብቅ ያደርግሃል። በዚህ። ጊዜ እንግዲህ የተለያዩ በሽታዎችን እንድታፈራ ያደርግሃል ማለት ነው እና። ያው አቧራ ችግር ይፈጥርብሃል ለሚለው ጥያቄ አዎ ችግር ይፈጥርብኛል። እነኛ አይኔ ላይ እንግዲህ በሚቦልበት ሰዓት የተለያዩ ስራዎችን ለመስራት ያስቸግረኛል። አይኔ በማልቀስ። በሚያለቅስበት ሰዓት እንግዲህ የተለያዩ ስራዎችን በአግባቡ እንዳታከናውኑ ያደርግሃል ማለት ነው። እና ደግሞ የተለያዬ በሽታዎች መንስኤ ይሆናን ለማለት ነው እና። ያ በሽታዎች በሚፈጥሩበት ሰዓት እንግዲህ የተለያዩ ችግሮች ይኖራሉ። አንተ ላይ ማለት ነው የጤና ችግር ይኖራል። እና በዛ አጋጣሚ ደግሞ የሌሎች በሽታዎች ደግሞ እንዲስፋፉ ያደርጋል ማለት ነው።

ዜና በመስመር ላይ ታነባለህ? ለሚለው ጥያቄ ያው አነባለሁኝ እንግዲህ የተለያየ ዜናዎችን በወቅታዊ ዜናዎች ይለቀቃሉ በዚህ አጋጣሚ በመስመር እየሄድኩ እያለ ጋዜጣዎች ይሰጣል በዚህ ጊዜ እኔ ጋዜጣዎችን በመቀበል እነሱን አናዳምጣለሁ እና ደግሞ አሁን ለምሳሌ እየሄድኩ እያለ በመኪናም ሆነ እርዶዎች ይከፈታሉ በዚህ አጋጣሚ የተለያዩ ዜናዎች በመስመር ላይ እሰማለሁኝ፤ እና ዜና በመስመር ላይ ታነባለህ ለሚለው ጥያቄ አዎ አነባለሁኝ ማለት ነው። በስልኬም ሊሆን ይችላል በስልኬ በማየት የተለያዩ ዜናዎች አነባለሁ ማለት ነው የተለያዩ የዜና አውታሮችን አያለሁኝ እና እንግዲህ ያው ዜናዎችን በማዳመጥበት ሰዓት የተለያዩ መረጃዎችን አገኛለሁ ማለት ነው እና ዜና በመስመር ላይ ታነባለህ ለሚለው ጠይቄ አዎ አነባለሁኝ በምታነበበ ሰዓት የተለያዩ መረጃዎችን ታገኛለህ እናም በማንበብ ጥሩ ነው እና አነባለሁ ማለት ነው እና የተለያዩ ዜናዎችን አዳምጣለሁ ለማለት እወዳለሁኝ። ዜና በመስመር ላይ ታነባለህ ለሚለው ጥያቄ አዎ አነባለሁ ለማለት እወዳለሁ።

ሳንቲም ታቆጥባለህ ለሚለው ጥያቄ አዎ? እቆጥባለሁኝ ሳንቲም እንግዲህ በምቆጥበት ሰዓት እንግዲህ አራተኛ ክፍል በሆንኩበት ሰዓት ሳንቲሞች እቆጥብ ነበር። አሁን ለምሳሌ ሃምሳ ብር ስልሳ ብር እቆጥብና ዶሮ እገዛለሁ ዶሮ በመግዛት እንግዲህ ነገ ያቺ ዶሮ በምትወልደው እንቁላል እና ያንን እንቁላል በማስፈልፈል የተለያዩ ዶሮዎችን ታፈራለህ ብዙ ድሮዎች እነዛን በመሸጥና የተለያየ ግቢ ትሰበስባለህ ማለት ነውና። ሳንቲም እንግዲህ በምትቆጥበት ሰዓት አንተ ነገ አንድ ሳንቲም ወደ ላይ በምትነሳበት ሰዓት አንተ ያህል ገንዘብ ትልቅ ነገ ትልቅ ገንዘብ ይሆናል ማለት ነው። ያ ትልቅ ገንዘብ ሆነ ማለት ደግሞ አንተ ተሻሻልክ ማለት ነው። በዚህ አጋጣሚ ኑሮህን ማሻሻል ትችላለህ እና ገንዘብ እንግዲህ እያደገ በሄደ ቁጥር አንተም እዛ አጋጣሚ ታድጋለህ ማለት ነው። እና ገንዘብ አደገ ማለት የተሻለ ኑሮ ትኖራለህ ማለት ነው። እና ሳንቲም ትቆጥባለህ ለሚለው ጥያቄ? አዎ እቆጥባለህ በምንቆጥበት ሰዓት ደግሞ ብዙ ገንዘብ በማፍራት የተሻለ ሰው ትሆናለህ። ማን ለነገ ጠዋት እና በዚ አጋጣሚ ሳንቲም ተቆጠባለህ ለሚለው ጥያቄ? አዎ እቆጥባለሁ ለማለት እወዳለሁ።

"ስንት ትራስ ትጠቀማለህ?" ለሚለው ጥያቄ እኔ የምጠቀመው ትራስ እንግዲህ አንድ ትራስ ነው የምጠቀመው። አንድ ትራስ በምንጠቀምበት ሰዓት እንግዲህ ይሄ ትራስ ላንት ምቾት አለው። ትራስ በምትጠቀምበት ሰዓት አንደኛ አንገትህ ቀና ብለህ ለመኝታ ትጠቀምበታለህ ማለት ነው፤ እና ትራስ አንድ ትራስ እጠቀማለሁኝ። ያው ትራስ በምጠቀምበት ሰዓት እንግዲህ ለተለያየ ጥቅም ሲባል ነው። አንደኛ አንገትህ እንዳይቀጭ ያገለግልሃል፤ እና ደግሞ ጥሩ እንቅልፍ ወስዶህ እንድታድር ያደርግሃል ማለት ነው፤ እና ያው ምቾቱም ይኖረዋል ማለትም በዚህ አጋጣሚ ትራስ በመጠቀምህ ማለት ነው። አሁን ፍራሽ ላይ ትራስ ሳትጠቅም ብትተኛ አንደኛ አንገትህ ላይ ችግር ይፈጥርብሃል፣ ማለት ነው። በዚሁ አጋጣሚ ችግር ፈጠረብህ ማለት የተለያዩ በሽታዎች እንድትጋለጥ ትሆናለህ ማለት ነው፤ እና ትራስ መጠቀም ብዙ ጥቅም አለው ማለት ነው። አንድ ትራስ እጠቀማለሁ መኝታ ሁለት ትራስ በምጠቀምበት ሰዓት ግን ጥሩ አይደለም። የሆነም እንደዚሁ አንገት ላይ የሆነ ችግር ሊፈጥርብህ ስለሚችል አንድ ትራስ በመጠቀም እተኛለሁ ማለት ነው፤ እና ትራስ እንግዲህ የምጠቀመው እኔ አንድ ትራስ ነው። ለተለያዩ ጥቅም ላይ ይውላል እንደተናገርኩት ማለት ነው። ትራስ አንድ ትራስ እጠቀማለሁ ማለት እወዳለሁ።

ደሞዝ በየትኛው ቀን ታገኛለህ ለሚለው ጥያቄ ያው ደሞዝ የሚገኝበት ቀን መቼ ነው? የወሩ ቀን ሊያልቅ ሲል አምስት ቀን ሲቀረው በሃያ አምስት አገኛለሁ ማለት ነው የደሞዝ ቀን ነው። ከዛ ጀምሮ ደሞዝ ይከፈላል ማለት ነው። እንግዲህ ይሄ ደሞዝ በሚከፈልበት ሰዓት ለተለያዩ ጥቅም አውላለሁ ማለት ነው አንደኛ ቤት ተከራይቼ ምኖር ከሆነ ለቤት ክራይ እከፍለዋለሁ። እና ከዚህ በመቅጠል ደግሞ ላንተ ለመኖር ሲባል ምግብ መማገብ አለብህ ለዛ ለምግብ አስቤዛ ለመግዛት የተለያዩ ወጪዎች ታወጣለህ። ከዛ አጋጣሚ የተረፈችዉን ደግሞ እንግዲህ የተረፈችውን ደግሞ በመቆጠብና ለነገ በማስቀረት ውጤታማ ለመሆንና ገንዘብህን ለማድረስ ሲባል እነዛን ገንዘቦች አስቀምጣለሁ ማለት ነው። እና ነገ ደግሞ መታመም ሊሆን ሊኖር ስለሚችል ለህመምህ ፈውስ ለማግኘት ሲባል መድሃኒቶችን ለመግዛት ሲባል ያንን ገንዘብ አውጥተህ ትጠቀመዋለህ ማለት ነው። እና ገንዘብ እንግዲህ የሚከፈለኝ ከዛሬ እስከ ሃያ አምስት ባለው ቀን ከሃያ አምስት ጀመሮ እስከ ሰላሳ ባለው ቀን ይከፈላል ማለት ነው። ደሞዝ በዛ አጋጣሚ እንግዲህ የተለያዩ ችግሮችን ለመፍታት ያንን ገንዘብ ታውለዋለህ ማለት ነው። እና እጠቀማለሁ ለማለት እወዳለሁ

ለምን ያህል ጊዜ በዚህ ስራ ላይ ሰርተሃል ለሚለው ጥያቄ ቢያንስ ለሁለት አመት ያህል ሰርቻለሁኝ በዚህ ስራ ላይ እናም በዚህ ስራ ላይ ውጤታማ ሆኛለሁኝ የተለያዩ ስራዎችን እሰራለሁ ማለት ነው እና በዚህ አጋጣሚ ብዙ ክፍያ የሚከፈለኝ አለ በዚህ ስራ ላይ ለሁለት አመት ያህል ስራ ሰርቻለሁ ለማለት እወዳለሁኝ። እና አሪፍ ስራ ነው። ውጤታማም ትሆንበታለህ ራስህን ትለውጥበታለህ እናም የተለያዩ ክፍያዎች ከፍለዋል ማለት ነው እና አሪፍ ደረጃ ላይ ትደርሳለህ ለማት እወዳለሁኝ ለምን ያህል ጊዜ ለሚለው ለሁለት አመት ያክል ሰርቻለሁ ለማለት እወዳለሁኝ እና በዚህ አጋጣሚ ብዙ ስራዎች በምሰራበት ሰዓት ውጤታማ ትሆናለህ ከፍተኛ ገንዘብም ታገኛለህ ማለት ነው። ከፍተኛ ገንዘብ አገኘህ ማለት ደግሞ ራስህን ማስተዳደር ትችላለህ ለማለት እወዳለሁኝ። እና ሁለት አመት ያክል በዚህ ስራ ላይ ሰርቻለሁ ለማለት እወዳለሁኝ እና በጣም አሪፍ ነውና አንተም ውጤታማ እንድትኮን ያደርግሃል ማለት ነው።

ምን ያህል ጊዜ መጽሐፍ ታነባለህ? ለሚለው ጥያቄ እኔ የማነበው መጽሐፍ እንግዲህ ቢያንስ በአንድ ቀን ስምንት ሰዓት ያክል አነባለሁኝ ቀኑን ማታውም ተጨምሮ ማለት ነው። ማታ እንግዲህ እስከ አራት ሰዓት ባለው ሁለት ሰዓት ላይ እበላለሁ እራት። እስከ አራት ሰዓት ባለው አነባለሁኝ ለልት ላይ ደግሞ በመነሳት ዘጠኝ ሰዓት በመነሳት ቢያንስ በማታዎቹ አንድ አራት ሰዓት አካባቢ አነባለሁ ማለት ነው። ከዛ ቀጣይ እንግዲህ ቀንም እንደዚሁ አራት ሰዓት ያክል አነባለሁ ማለት ነው። እና በዚህ ሰዓት እንግዲህ በማነብበት ሰዓት እንግዲህ ብዙ ጥቅም አለው ውጤታማ እንድኮን ያደርግሃል ያው የምናነበው እንግዲህ ቢያንስ ስምንት ሰዓት በቀን አነበብኩ ማለት የተለያዩ መጽሐፎችን መሸፈን እችላለሁ ማለት ነው። እና ከዛ መጽሐፍ እንግዲህ የሚያወጡ ጥያቄው ፈተናዎች ይኖራሉ ውጤታማ ሆኜ እንዳለፍና ነገ የተሻልኩ ሰው ለመሆን መጽሐፎችን አነባለሁ ማለት ነው። እና በዚህ መጽሐፎች በማነብበት ሰዓት እንግዲህ በቀን ስምንት ሰዓት ያክል አነባለሁ ማለት ነው። በዛ አጋጣሚ ይህንን ስምንት ሰዓት ሁሌ ማነብ ከሆነ መጽሐፉንም ለመጨረስ እና መጽሐፉንም በአግባቡ ለመረዳት ሲባል ይህን ያህል ሰዓት አነባለሁ ማለት ነው። እና ነገ የተሻለ ሰው ለመሆኑም ሲባል በደንብ አድርግ ማንበብ አለብህ ለማለት እወዳለሁ።

ምን አይነት ልብስ ትወዳለህ? የሚለው ጥያቄ እኔም የምወደው የልብስ አይነት እንግዲህ አሪፍ የሆነ ጂንስ ሱሪ ከቻይና የተሰራ አሪፍ እሚባል ሱሪ እወዳለሁኝ። ከዚህ በመቀጠል ደግሞ ጃኬቶች አሪፍ አሪፍ ጃኬቶች እነሱን እወዳለሁ ቲሸርቶችንም በጣም አሪፍ አሪፍ ነጭ ቲሸርቶች አሉ እነሱን እወዳለሁ ማለት ነው። አሪፍ አሪፍ እሚባሉ ይሄ ልብስ አይነቶች አሉ እነሱም ዘመኑ ያመጣቸውና ዘመኑ ላይ አሁን ላይ የዘመኑ የልብስ አይነቶች አለባበሶች እነሱ አይነት ልብሶችን እወዳለሁኝ። እነዚህን ልብሶች በምንለብስበት ሰዓት እንግዲህ ተወዳጅነት ይኖረዋልና ደግሞ ዘመኑ ያመጣቸው ናቸው ዘመኑ ያመጣው ልብስ ደግሞ መልበስ እንግዲህ ዘናጭ እንድትባልና አንተም ደስተኛ ትሆናለህ እንግዲህ አዲስ ልብስ በምትለብስበት ሰዓት ማለት ነው። እና በዚህ አጋጣሚ ይኸን አይነት የልብስ አይነቶች እወዳለሁ ማለት ነው። ዘመኑ ያመጣችው አዲስ የሆኑ እና ዘመኑ ላይ አሁን ላይ በጣም ተወዳጅ የሆኑ የልብስ አይነቶችን መልበስ እወዳለሁኝ ለማለት እወዳለሁና። የተለያዩ ውጭ ልብሶች ከውጭ የተሰሩ የልብስ አይነቶችን እነሱን እወዳለሁ ለማለት ነው። አሪፍ ልብስ ናቸው ለማለት እወዳለሁ

የምታውቀው አንድ ምሳሌ ነገር ለሚለው ጥያቄ አንድ ምሳሌ ስንናገር ሲሮጡ ይታጠቁት ሲሮጡ ይፈታል ይላል ይሄ ምንድነው ችኩልነትን ለመግለጽ ሲባል ነው? ምሳሌ የሆነ ስራ በምትሰራበት ሰዓት ቸኩለ ምሰራ ከሆነ ያ ስራ በአግባቡ እንዳይሰራ እና ውጤታማ እንዳኩሁን ያደርግሃል ማለት ነው። በዚህ አጋጣሚ እንግዲህ ያው በችኮላ የምትሰራው ስራ አንተ ውጤታማ እንዳትሆን ያደርግሃል ውጤታማ እንዳኮን ካደረገ በኋላም ከስራም እንድትባረር ያደርጋል ማለት ነው። ስራውን በአግባቡ አልሰራህም በማለት እና ደግሞ ነገ የተሻለ ግብ አታገኝበትም ያን ስራ ማለት ነው። አንደኛ ያ ስራ ብጥራት አልተሰራም አንተም በአግባቡ አልሰራህም ማለት ይቻላል ማለት ነው። ያ ስራ በአግባቡ ካልተሰራ ደግሞ አንተ ድንበኛ አታፈራም ማለት ነውና። ይሄ ልጅ እኮ በቃ በአጋባቡ ስራዎች እናይሰራም በፈተናስ ግን ያስረክባል ያን ስራ ሰርቶ ግን ያ ስራ በአግባቡ ስለማይሰራ እና ድንበኞችን በዛ አጋጣሚ ካንተ ጋር ያላች ግንኙነት ይቀንሳል ማለት ነውና። ውጤታማ እንዳኮን ያደርጉሃል ለማለት እወዳለሁኝ ስራዎች በግባቡ እንግዲህ በምትሰራበት ሰዓት እንግዲህ ውጤታማ እንድኮን ያደርግሃል ሰዓት ሰጥተህ ለዛ ስራ ምን ምን ችግሮች አሉ በማለት በመፍታት ማለት ነው ያ ሲሆን ጊዜ ሰተህ ስራበት ሰዓት አሪፍ ነው ለማለት እወዳለሁኝ። የምሳሌ ግን የሚያስረዳው አንተ ስራዎችን በምሰራበት በፍጥነት በምሰራበት ስራዎች በአግባቡ እንዳትሰሩና ውጤታማ እንደማያደርግ የሚያሳይ አባባል ነው አመሰግናለሁ

የቤት ጣሪያ ምን የተሰራ ነው ለሚለው ጥያቄ? ያው የተሰራው እንግዲህ እንጨት አለ እንጨት ወጋግራ ያለ ከዛው ቀጠል ደግሞ ተላይ ደግሞ ያን ወጋግራ ቆርቆሮ ይለብሳል ማለት ነው። ይህ በሚለብስበት ሰዓት እንግዲህ የተለያየ ጥቅም እና የተለያየ ነገሮች አሉት አሁን ለምሳሌ ዝናብ በሚጥልበት ሰዓት ያ ዝናብ ወደ ቤት ውስጥ ገብቶ ውሃ በውሃ እንዳያደርገው ይከላከላል ማለት ነው። እና እንግዲህ የተለያዩ የፀሀይ ብርሃን በመቶ በሰአት ያንን ለመከላከል ሲባል ነው ጣራ የሚኖረው ማለት ነው። እና ጣራዎች እንግዲህ በሚኖሩበት ሰዓት እንግዲህ የተለያየ ጥቅም የሚኖሯል ከዚህ ባሻገር። አሁን ለምሳሌ ያ ጣራ እንግዲህ ተሰራ ማለት እንግዲህ የተለያየ ጥቅም አለው ለማለት እወዳለሁኝ። ለምሳሌ አሁን እዛ ቤት ውስጥ የሚኖሩ ጣራ አለው ማለት እንግዲህ እዛ ቤት ውስጥ ሰው ይኖራል ማለት ነው። ሰው በሚኖርበት ሰዓት ደግሞ ሙቀቶች ይኖራሉ ያን መቀቶችን ለመከላከል ሲባል እና ደግሞ ዝናብ በሚጥልበት ሰዓት ማታ ማታ ላይ ያንን ለመከላከል ዝናብ ወደ ቤት ውስጥ እንዳይገባ የቤት ጣርያ ያስፈልግሃል ማለት ነውና። የቤት ጣርያ ደግሞ በምንድነው የተሰራው ለሚለው? የተሰራው እንግዲህ እንጨት ውጋግራ እንጨቶች አሉ እነዛ በማድረግ ከዛ በኋላ ቆርቆሮዎች አሉ ቆርቆሮ በማድረግ የቤት ጣራ በዝህ መልኩ እናያለን ማለት ነው

በመስታወት ላይ? ምን ያህል ጊዜ ታያለህ ለሚለው ጥያቄ እንግዲህ የማየው መስታወት ላይ ቢያንስ ሶስቴ በቀን አያለሁኝ። ይሄ እንግዲህ በማይበት ሰዓት እንግዳ አንደኛ ከእንቅልፌ በመነሳት የዛን ሰዓት አያለሁኝ እንግዲህ የማየው እንግዲህ የፊት ላይ መዋብ አለብህ። ለምሳሌ አሁን ፊትህ የሆነ ነገር ለብሰህ ከምትሄድ ፊትህን በመታጠብና በመስታወት በማየት የተለያዩ ቁሻሻዎች ሊኖሩ ይችላሉ። ፊት ላይ እነዛን በማፅዳት እና ፊትን ባግባቡ በማየት እና በወጣት ከሆንክ ደግሞ አንተ ማማር አለብህና ራስህን መጠበቅ ስላለብህ ያው ተወዳጅነትን ታተርፋለህ ማለትነው። በዚህ አጋጣሚ እና አያለሁ ቢያንስ በቀን ሶስቴ ማለት ነው። ለምሳሌ ከሰአት አካባቢ ላይ አንዴ አያለሁኝ ከዛ ደግሞ ስምንት ሰዓት ዘጠኝ ሰዓት አካባቢ ላይ አንዴ በማየት በቀን ሶስቲ አያለሁ ለማለት እወዳለሁኝ ማለት ነው። እና በዚህ ጊዜ በማይበት ሰዓት እንግዲህ የተለያዩ ፊትህ ላይ የተለያዩ ነገሮች ሊኖሩ ይችላሉ እነሱን በማየት እና በመታጠብ ራስን ለመጠበቅ ሲባል ፊቶችን በአግባቡ ታያለህ ማለት ነውና። በዚህ አጋጣሚ መስታወት ላይ ምን ያህል ጊዜ ታያለህ ለሚለው ጥያቄ? በቀን ሶስት ጊዜ አያለሁ ለማለት እወዳለሁ።

ቃልህን ትጠብቃለህ የሚለው ጥያቄ? አዎ ቃልህን እጠብቃለሁ ቃል እንግዲህ ሲባል እንግዲህ ቃል ኪዳን ገብተህ ይሆናል። ለምሳሌ ለፍቅረኛ ቃል ብገባላት አገባችኋለሁ ብትላት ያን ቃሌን አላጥፍንም ከእሷ እንግዲህ ሊኖር ይችላል አላውቅም። እኔ ግን በቃሌም ቅኝ ሰው ነኝ። ነገ ደግሞ ለምሳሌ አሁን የሆነ ሰው በዚህ ቀን እንገናኝ ብሎኝ ቃል ገብቼልህ ከሆነ በዛን ሰዓት መገኘት አለብኝ እገኛለሁ ማለት ነው እና ቃሌው መሳጋታሚ ጠበቅኩ ማለት ነው። ቃል እንግዲህ መጠበቅ በጣም ከፍተኛ ነውና። ቃል መጠበቅ ቃል ያልጠበቀ ሰው እንግዲህ በጣም ታማኝም ሊሆን አይችልም። እኔ ቃሌን እጠብቃለሁኝ በቃሌ የምገኝ ሰው ነኝ። በቃሌ እንግዲህ ተገኘሁ ማለት እንግዲህ ለዛ ሰው እኔ አክብሮታለኝ ማለት ነው። እና በቃል መገኘት እንግዲህ አሪፍ ነገር ነው እና እኔ በቃሌ እገኛለሁ ማለት ነው። ለምሳሌ አስረዳኝ ቢለኝ ስለ ትምህርት በዚህ ቀን አስረዳሃለሁና በዚህ ቀን እንገናኝነዋለሁኝ በዛን ሰዓት እኔ ሄጄ አገኘዋለሁ ማለት ነው። ቃሌን አላጥፍም በቃሌም ቅኝ ሰው ነኝ ለማለት እወዳለሁ ማለት ነው።

"የስልክህ ባትሪ ምን ያህል ጊዜ ይቆያል?" ለሚለው ጥያቄ፤ ያው የሚቆየው ቢያንስ ለሁለት ቀን ያክል ይቆያል ከሞላሁት በኋላ ማለት ነው። በዚህ አጋጣሚ ሙዚቃዎችን በማዘፍን ሊሆን ይችላል። ለማንበቢያ ያው መጠቀም የተለያዩ ፊልሞችን በማየት አሳልፍበታለሁ። ሁለት ቀን ያስጠቅመኛል ማለት ነው። ለማንበብ የተለያዩ ኢንተርኔቶችን እጠቀምበታለሁ፤ እና ሁለት ቀን ያስጠቅመኛል ማለት ነው። የተለያዩ ነገሮችን በመስራት ማለት ነው በስልኬ ላይ ያን ስራ በምሰራበት ሰዓት ቢያንስ ከሞላሁት ሁለት ቀን አካባቢ ያስጠቅመኛል ማለት ነው፤ እና በጣም አሪፍ ነው ለማለት እወዳለሁኝ ማለት ነው። ሁለት ቀን አስጠቀመው ማለት እንግዲህ ብዙ ስራዎች በሁለት ቀን ውስጥ እሰራበታለሁኝ። ሙዚቃዎችን አዳምጥበታለሁ፣ ፊልሞችን አይበታለሁ፣ በዚያ አጋጣሚ ደግሞ የተለያዩ ኢንተርኔት ገብቼ አያለሁኝ። እና ብዙ ነገሮችን ደግሞ በስልኬ ብዙ አነብበታለሁ የትምህርት አይነቶችን እና ብዙ ነገሮችን እሰራበታለሁ በዚህ አጋጣሚ ለሁለት ቀን ያክል ይቆያል ለማለት እወዳለሁ።

ምን የቤት እቃዎች ትጠቀማለህ? የሚለው ጥያቄ የቤት እቃዎች ምጠቀመው እንግዲህ የተለያየ የቤት እቃዎች እጠቀማለሁኝ አሁን ለምሳሌ መኝታ ቤት ያሉ እቃዎች አሉ እነሱን እጠቀማለሁኝ አልጋዎች የተለያየ እልጋዎች ፍራሾች አሉ። እና ደግሞ ማብሰያ እቃዎች እጠቀማለሁኝ ብረት ድስት አለ የተለያዩ እቃዎች ፌርሞሎዎች አሉ። እሳት ማቀጣጠያ ከዛ ቀጣይ ደግሞ የተለያዩ እቃዎች ይጠቀማሉ ማንኪያዎች በመጠቀም ማለት ነው። ትሪዎች አሉ የተለያዩ ሳህኖች አሉ እነስን በመጠቀም የተለያዩ እቃዎችን ቤት እቃዎችን እጠቀማለሁ ማለት ነው። እነዚህ የምጠቀመው እንግዲህ ማብሰያ ሊሆን ይችላል ለመግብም መመገብያ እጠቀምበታለሁ ማለት ነው። እና የተለያየ የቤት እቃዎችን እጠቀማለሁ ለማለት እወዳለሁኝ። ብርጭቆዎች አሉ እነዚህ ብርጭቆዎች ደግሞ ውሃ ለመጠጣት የተለያዩ መጠጦች እና ለመጠጣት ሲባል እነዚህ ብርጭቆዎችን እጠቀማለሁ ማለት ነው። ጀርካኖች ይኖሩኛል ያ ጀርካን እንግዲህ ውሃዎችን ለመያዣ ውሃዎችን ለማስቀመጫ እጠቀምበታለሁ ማለት ነው። እና ለብዙ ጥቅም እጠቀምባችኋለሁ እኔ የቤት እቃዎች ትጠቀማለኡ ሚለው ጥያቄ እነዚህን ጥያቄ እነዚህ የቤት እቃዎችን እጠቀማለሁ ማለት እወዳለሁ

በምን ትመገባለህ የሚለው ጥያቄ እኔ የምመገበው እንግዲህ ቤተሰብ ጋር ወይን ብዙ ሰው ጋር የምትመከብ ከሆነ ሰፋ ያለ ትርኢት ተለቅ ያለ ትርኢት ላይ አድርገህ ትመገባለህ ማለት ነው? ወይ ደግሞ ብቻ የምትጠቅም ከሆነ ንስሃ ያሉ ሳህኖች አሉ በነዛ ሳህኖች ምግብ ትመገባለህ ማለትም በዛ አይነት ሳህን ምግብ እመገባለሁ ለማለት እወዳለሁኝ። ወይ ደግሞ ለምሳሌ ፓስታ የተሰራ ከሆነ ሹኳዎች በመጠቀም ያን ምግብ እመገባለሁ ለማለት እወዳለሁኝ። በዛ አጋጣሚ እንግዲህ ይሄንን ማድረግ ለምንድነው? ያው ወይ ደግሞ በእንጀራ በማድረግ ምግብ አለው ወይ ደግሞ በዳቦ ማድረግ የምትከባለው ለማለት እወዳለሁኝ። እና ደግሞ ሻይ ደግሞ አርጊ የምግባል ጠዋት አካባቢ ይሄን እንግዲህ ሻዩን እንግዲህ በምን በማድረግ የምጠጣው የተለያዩ ሻይ ቡሽዙእቃዎች አሉ እነዛን በማድረግ እጠቀማለሁ ለማለት እወዳለሁ። እና በዚህ አጋጣሚ በዚህ መልኩ ምግብ እመገባለሁ ለማለት እወዳለሁ።

ስለ በልጅነትህ የመኖሪያ ቤትህ ንገረኝ ለሚለው ጥያቄ ያው በልጅነቴ የምኖረው እንግዲህ አሪፍ የሆነች ቤት ከቆርቆሮ ቤት የተሰራ ቤት ነው የምኖረው እዛ ላይ እኖራለሁ። ያው በልጅነቴ እንግዲህ የተለያዩ ነገሮች እሰራለሁ ለማለት እወዳለሁ ህፃናቱ ጋር ጓደኞቼ ጋር አብሬ እጫወታለሁኝ ኳስ እጫወታለሁኝ። እና ደግሞ በከረምት ሰዓት ደግሞ የተለያዩ በጭቃ በመጫወት የተለያዩ ቤቶችን በመስራት እቃ እቃ በመጫወት ህፃናቶች ጋር አሳልፋለሁ ለማለት እወዳለሁኝ። እና በህፃንነቴ እንግዲህ በጣም ደስ የሚሉ ጊዜያቶችን አሳልፋለሁ። እና ደግሞ ቤተሰቦቼ ደግሞ የተለያዩ ምግቦች ያቀረቡልኛል። አሁን ለምሳሌ ማር እና ወተት በመጠጣት እንደዛ ደግሞ ያንን ማር በመብላት እኔም አሳልፋለሁ ማለት ነው። በህፃንነቴ በህፃንነቴም ደስ የሚል ነው ያሳለፉት ያው ህፃንነት አይገኝም ነገ እንግዲህ ትልቅ ስኮን ህፃንነት ይቀየርና ወደ ጎልማሳነት ይቀየራል ለማለት ነው የምወደው። እና በህፃንነትህ ብዙ ነገሮች ታሳልፋለህ ቤተሰብም ላንተ ይጓጓልሃል የተለያዩ ነገሮችን ያሟላልሃል ለማለት እወዳለሁ።

የፀሀይ መውጣትን ታያለህ ለሚለው ጥያቄ? አዎ አያለሁኝ ያው ፀሀይ በምትወጣበት ሰዓት በወጣችበት አካባቢ ላይ በመቀመጥ ፀሀይ ስትወጣ በዛው አካባቢ አያለሁኝ። እና ፀሀይ ወጣች ማለት ደግሞ አንተ ጠዋት አካባቢ ላይ እንግዲህ በጣም ቀዝቃዛ ነው። በዚያን አካባቢ ፀሀይ በወጣችበት አካባቢ በመቀመጥ ፀሀይ ትሞቃለህ ማለት ነው። እና ፀሀይ በሞቀበት ሰዓት እንግዲህ በጣም አሪፍ ነው ላንተም። ለ በቃ ጀርባን በማስመታት ለአጥንት ጥንካሬም አሪፍ ነው ስለሚባለው ፀሀይ እሞቃለሁ ጠዋት ጠዋት ላይ ማለት ነው። ከብርዱ ለመውጣት ሲባልና ሙቀት ሙቀት እንዲሰማ ለማድረግ ሲባል ጠዋት ጠዋት ፀሀዮችን እሞቃለሁኝ እና ደግሞ ፀሀዮችን በዚህ አጋጣሚ ሲወጡ አያለሁ ማለት ነው። ፀሀይ ለመሞቅ እኔም ስወጣ እንግዲህ ፀሀይ በምትወጣበት አካባቢ ነው የምቀመጠው በዚያ አካባቢ ደግሞ ፀሀይ ስትወጣ እኔም በዛው አጋጣሚ አያለሁ ማለት ነው። እና ፀሀይ በመሞቅ አሳልፋለሁ ጊዜየን ማለት ነው። ጠዋት አካባቢ ላይ በዚህ አጋጣሚ እንግዲህ ያው ብርዶችን ለመቋቋም ሲባል ፀሀዮችን የምንሞቀው ለዚህ ነው። እና በዚህ አጋጣሚ እንዲሁም ፀሀይ በምትወጣበት ሰዓት እናያለን ለማለት እወዳለሁኝ። እና ብዙ ጊዜ አያለሁ ለማለት እወዳለሁ።

አዳዲስ የስራ ግኝቶችን ተፈጥራለህ ለሚለው ጥያቄ ያው እፈጥራለሁ ባለኝ አቅም የተለያዩ ስራ ፈጥሮችን እፈጥራለሁኝ በዛን ጊዜ በምፈጥርበት ሰዓት እንግዲህ ብዙ ስራዎችን እሰራለሁ ማለት ነው። በዛ በአካባቢ ስራ ተሰርቶማህ ከሆነ ያንን ስራ በመስራት እና ለኔ ገቢ የሚያስገኝ ከሆነ ያንን ስራ እሰራለሁ ማለት ነው ያ ስራ ያልተሰራበት ከሆነ ማለት ነው። እዛ ቀጣሚ አንተ ውጤታማና ህይወትን ተቀይሮበታል ማለት ነው እና ስራዎችን እሰራለሁ ማለት ነው። እና ብዙ ስራዎች እሰራለሁኝ አዳዲስ ስራዎችን እና በተለያየ ጊዜ በስልኬ በመከታተል አዳዲስ ስራዎች በሚነቁበት ሰዓት እነዛን ስራዎችን በመስራት እና ነገ እኔ የተሻልኩ ሰውን ለመሆን እጥራለሁ ማለት ነው። እናም ትሆናለህ በዛ አጋጣሚ ብዙ ስራዎችን ትሰራለህ ማለት ነው። እና አንተም ውጤታማ በመሆን ጊዜዎችን ታሳልፋለህ ማለት ነው። እና በዚህ አጋጣሚ ሀዳድ ስራዎችን ትፈጥራለህ የሚለው ጥያቄ አዎ እፈጥራለሁ ለማለት እወዳለሁኝ። እናም ውጤታማ እሆናለሁ ለማለት እወዳለሁ። እና ውጤታማ አሁን ቁማራለሁ ነገ የተሻልኩ ሰው እሆናለሁ ለማለት እወዳለሁ።

የምትወደው ፊልም ምንድነው? ለሚለው ጥያቄ እኔ የምወደው የፊልም አይነት እንግዲህ የተለያየ ፊልም አይነቶች አሉ እና የሀገር ውስጥ በአማርኛ የተሰሩ የፊልሞች አሉ እነሱን እወዳለሁ ማለት ነው። እና በቃ የታሪክን ለመናገር የተሰሩ ፊልሞችን እወዳለሁኝ ማለት ያ ታሪክ በፊት አይተን የማናውቀው ሊሆን ይችላል። ሰምተነው የማናውቀው ይሆናል ያንን ታሪክ እንዲህ አባቶቻችን አያቶቻችን የሰሩ ታሪክ ይኖራል። ያንን ታሪክ ዳግመኛ በፊልም መልክ ቢያሳዩን አሪፍ ነው እላለሁኝ። እናም ይሄን ፊልሞችን አያለሁ ማለት ነው። ከዛ አጋጣሚ ደግሞ የእንግሊዘኛ ፊልሞች አያለሁ እነሱን ውድ የማይበት ቋንቋዎችን ለማሳደግ እና ውጤታማ ለመሆን ሲባል እነሱን ፊልሞች አያለሁኝ። እናም እንግሊዘኛ ላይ አሪፍ የሆነ አቋም ይኖርሃል ለመናገርም ትችላለህ ለማለት እወዳለሁኝ። እናም እኚህ አማርኛ ፊርሞችን እከታተላለሁኝ የአማርኛ ፊርሞችን በማይበሳት እንግዲህ ብዙ ጥቅም አለው አንደኛ ታሪክ እንድታውቅ ያደርግሃል። እናም ደግሞ የተለያዩ ጊዜው ላይ ያሉ ፊልም የተሰሩ ሊሆኑ ይችላሉ እናም ትማርበታለህ ከፊልም ላይ ማለት ነው። እና አያለሁ ለመልስ እበላለሁ

በዚህ ቅዳሜና እሁድ ምን ታደርጋለህ? የሚለው ጥያቄ ያው ቅዳሜና እሁድ ብዙ ስራዎችን እሰራለሁ አሁን ለምሳሌ ገበያ በመሄድ የተለያዩ ነገሮችን በመግዛት ለምሳሌ ልብስ ለመግዛት ሊሆን ይችላል ቅዳሜ እና እሁድ መድለው ያው የቅዳሜና እሁድ እረፍቴ በዛን ሰዓት ስለሆነ ብዙ ስራዎች እሰራለሁ ለማለት እወዳለሁኝ በዚህ አጋጣሚ ብዙ ስራዎች እሰራለሁ ለማለት እወዳለሁኝ። አንደኛ ልብስ ለመግዛት ስል ገበያ እሄዳለው ገበያም በመሄድ እንግዲህ ብዙ ልብሶች በመግዛት ይሆናል ወይ ደግሞ ልብሶችን በማጠብ አሳልፋለሁ ቅዳሜ እና እሁድ የእረፍት ሰዓት ስለሆነ ማለት ነው። እና ይሄን ይሄን ስራዎችን እሰራለሁ ለማለት እወዳለሁኝ። ስፖርቶችን በመስራት አሳልፋለሁኝ እና ደግሞ በዚህ በእረፍት ሰዓት ደግሞ ቤተሰቦቼን በማገዝ እንግዲህ ያለኝ የእረፍት ሰዓት ክለብ የሚናወር ነው። ቤተሰቦችን መማገዝ የተለያዩ ስራዎችን እሰራለሁ ለማለት እወዳለሁ እና በዛ አጋጣሚ ብዙ ስራዎች እሰራለሁ ለማለት እወዳለሁኝ። እና በዛ ጊዜ እንግዲህ ብዙ ነገሮች ያከናውናሉ ማለት ነው። ገበያ በመሄድ የተለያዩ ነገሮችን በመግዛት አሳልፋለሁ ማነው ጊዜ

ምግብህን ለሌሎች ማካፈል ትወዳለህ? የሚለው ጥያቄ አዎ ምንም ጥያቄ የለውም ማካፈል እወዳለሁኝ። ያለውን ነገር በልተን ለምሳሌ እኔ እየበላሁ እያለ ሌላ ሰው አሁን ለምሳሌ ምግብ የሚበላው አጥቶ እየተንከራተተ የሚገኝ ሰው ይኖራል። እና በዛ አጋጣሚ ያንን ሰው እንብላ በማለት አብሮኝ እንዲበላና ያለውን ነገር ተካፍለን አብረን። ያለችው ለምሳሌ እኔ ያ ምግብ በምንበላበት ሰዓት ሊያጠግብኝ ይችላል ምንም ችግር የለውም። አንደኛ ሰውን አበላህ ማለት ከፈጣሪ ምታገኘው ጸጋ አለ። ይሄ እንዳለ ሁኑ እኔም ደስታ ይሰማኛል ማለት ነው። አብሮኝ ሰው ተካፍሎ ሲበላ ማለት ነው። በዚህ አጋጣሚ እና ምግብ ለሌሎች ማካፍል ትወዳለህ የሚለው ጥያቄ? አዎ ማካፍል እወዳለሁኝ ደስ ይለኛል። እናም በቃ በጣም ደስ የሚል ነው። ለሌሎች በምታካፍልበት ሰዓት ያለው ደስታ ያለው እርካታ እና ለዛ ለሰውዬ ያለው ደስታ ላንተ ያለው ስሜት በጣም ትልቅ ይሆናል ማለት ነው። እና በዛ አጋጣሚ ደግሞ ከፈጣሪም ጸጋ ታገኛለህ ማለት ነው። እና ምግብህን ለሌሎች ማካፈል እወዳለሁ ለሚለው ጥያቄ? አዎ ማካፈል እወዳለሁ ለማለት እወዳለሁ

የድምጽ መልእክት ትልካለህ ለሚለው ጥያቄ አዋ እልካለሁ እንግዲህ ድምጽ ስልላገር በተለያየ መልኩ በድምጽ መልእክት እልካለሁ። አሁን ለምሳሌ ቤተሰብ በተለያዩ አፖች አሁን ለምሳሌ ኢሞ ላይ በመጠቀም። ኢሞ ለምሳሌ ቤተሰብ ውጭ ሊወጡ ይችላሉ ከሀገር ውጪ በዛን ጊዜ ለእነሱ የድምጽ መልእክት እልክላችኋለሁ ማለት አንደኛ ድምጽ ናፍቋቸው ሊሆን ይችላል ቤተሰብ ስለሆኑ በዛን አጋጣሚ የሚል ድምፄንም በዛ መልእክት ይሰማሉ ማለት ነው። እና ያው ድምፄ መልእክት ትልካለክ አለ የሚለው ትያቄ አዎ እልካለው። አንደኛ በተለያዩ አፖች አሁንም ለምሳሌ ቴሌግራም ሊሆን ይችላል በዛ ድምፄን በመላክና በድምጽ በማውራት ሊሆን ይችላል። በተለያየ ጊዜ ይሄን አደርጋለሁ ለምሳሌ ያው እኔ አሁን ራቅ ያለ ቦታ ብሆን እንደ ቤተሰቦቼ በቃ በድምጽ ስልክላቸው የኔ ደህንነት ደህና እንደሆንኩና ምንም ተጽኖ እንደደረሰብኝ ይረዳሉ። ማነው በዚህ አጋጣሚ ያው ቤተሰብ ደህና ነው ልጄ ብሎ በዝና አጋጣሚ እንትን ይላሉ ማለት ያስባሉ። እናም ያው የድምጽ መልእክት የምልከው አንዳንዴ የተለያየ በጽሁፍ ለመጻፍ ትንሽ ከበድ ካለህም በድምጽ መልእክት መላክ ትችላለህ። አሁን ለምሳሌ የአማርኛ መጽሐፍ ለሚያቅተኝ ከሆነ በድምጽ እጽፋለሁ ማለት ነው። እና ደግሞ ብዙ ነገሮችን ለማስተላለፍ ከፈለክ በድምጽ መልእክት መላክ በጣም አሪፍ ነው ማለት ነው። እዛ አጋጣሚ እኔ በድምጽ መልእክት ትልካለህ ለሚለው ጥያቄ አዎ እልካለሁ ለማለት እወዳለሁ። እንግዲህ ከሌሎች በጽሁፍ ከመጽሐፍ ይልቅ እና ደግሞ በተለያየ መልኩ ከመላክ ይልቅ በድምጽ መልእክት መላክ ብዙ ነገሮችን ለመናገር እና ለማውራት በጊዜ ስለሚኖርህ እናም አሪፍ ነው እላለሁ። ከሌላው በጽሁፍ ሀሳብን ከመግለጽ ይልቅ በድምጽ መልእክትን መላክ ይቀላል እላለው ለኔ ማለት ነው። እና ብዙ ነገሮች መላክ ትችላለህ ለሚለው ያው የድምጽ መልእክት ትልካለህ የሚለው አዎ እልካለሁ ለማለት እወዳለሁኝ እናም ብዙ ጥቅም አለው። ሀሳቦች ሳይቆራርጡብህ ሁሉን ነገር መናገር ማድረስ ትችላለህ ማለት ነው። እናም የድምጽ መሆን ትልካለህ የሚለው አዎ ልካለሁ ለማለት እወዳለሁ።

የምትወደው መተግበሪያ ምንድነው ለሚለው ጥያቄ ይሄን የምወደው መተግበሪያ እንግዲህ የተለያዩ መተግበሪያዎች እጠቀማለሁኝ በዛ አጋጣሚ እንግዲህ ለምሳሌ ስለ ቴሌ መተግበሪያ አለ እሱን ጠቀማለሁኝ እና ደግሞ ሞባይል ባንኪንግ ለማስተላለፍ የምንጠቀመው መተውበሪያ አለ በጣም ይበልጥ የምወደው እንደዚሁም ሁለቱም መተግበሪያዎች እጠቀማቸዋለሁ ማለት ነው አሁን ለምሳሌ ቴሌ የምጠቀመው እንግዲህ የተለያዩ ነገሮችን ወደ ገንዘብ ወደ ቴሌ ያስተላልፍና የተለያዩ እንትን የድምጽ መልእክት ለመላኪያ ሆነ ለቴሌ አገልግሎት ብዙ ነገር ከዛ አስተላልፋለሁ ማለት ነው ለምሳሌ ደግሞ አሁን ሞባይል ባንኪንግ ደሞ የምጠቀመው ባንክ አሁን ለምሳሌ በእጄ ብር ባይኖረኝ ጥሬ ገንዘብ ማለት ነው በሞባይሌ በማስተላለፍ በዚሁ በመተግበሪያ ማለት ነው እና በማንኛውም ሰዓት ይሰራል ይሄ መተግበሪያ እና በዛ አጋጣሚ ብር በእጄ ያዝኩ አላዝኩ ብዬ አልጨነቅም ማለት ነው እና በዛ አጋጣሚ ይሄንን እጠቀማለሁ ማለት ነው እና እዚህ ሁለቱም መተግበሪያዎች በጣም እወዳቸዋለሁኝ በጣም ደስ የሚሉ ናቸው በአጭሩ ሁሉን ነገር መስራት የምንችልበት እና ውጤታማ የሚያደርጉ መተግበሪያ ናቸው ማለት ነው እና እነዚህ መተግበሪያዎች በአግባቡ እጠቀማለሁ ማለት ነው እና አሁን ሌሎች መተግበሪያዎች አሉ እነሱንም እጠቀማለሁ አሁን ለምሳሌ የተለያዩ መጽሐፍ ለማውረድ የምትጠቀምበት መተግበር መተግበሪያ አለ እነዚህ እንግዲህ ያው መጽሐፍ መጽሐፍ ለመማር መተግበሪያዎች የምትጠቀመው እንግዲህ የተለያዩ መጽሐፎች አውርጀ ለማንበብ ስል እና እኔም ነገ ውጤታማ እንድሆን የሚያደርጉኝ መጽሐፎች ይኖራሉ። እና እነዛ አለማንበብ ስል አወርዳለሁ ማለት ነው። ስለዚህ መተግበሪያዎች እጠቀማለሁ ማለት ነው። እና ሌሎች መተግበሪያዎችም አሉ። እነሱን እጠቀማለሁ። የተለያዩ መረጃዎችን ለመሰብሰብ ስል እነዛ መተግበሪያዎች እጠቀማለሁ። ግን በጣም የምጠቀመው መተግበሪያ እንግዲህ በተለይ ያለኝን ገጽ ለማስመለስ የተለያዩ መተግበሪያዎች አሉ። እና ደግሞ ሞባይል ባንኪንግ መተግበሪያዎች አሉ። እነዚህ መተግበሪያዎች ሁለቱን እንድትጠቀሙና በተለያየ ነገር እጠቀማቸዋለሁ። እነዚህን ገንዘብ ለማስተዳደር ሊሆን ይችላል። ለሰው ካርድ ለመሙላት ሊሆን ይችላል የምጠቀመው ወይ ደግሞ የተለያዩ ነገሮች አሉ። እነዚህን እንትኖች መተግበሪያዎች እጠቀማለሁ ማለት ነው። እናም አሪፍ ናቸው። ስትጠቀማቸው ብዙ ጊዜ ለመስራት ብዙ ነገር አሪፍ ነው ማለት ነው። እጠቀማለሁ ማለት ነው።

ለስራ ትጓዛለህ ለሚለው ጥያቄ? አዎ እጓዛአለሁኝ እንግዲህ የሰው ልጅ ስራ ሰርቶ ካላደረ መኖራችንማ እና ስለዚህ የሰው ልጅ ስራ መስራት አለበት እና እኔ መስራት ስላለብኝ ለመኖር ስል። የተለያዩ ስራዎችን ውጣ ውረዶችን ብዙ ስራ በጣም ሚከብድ ስራም ቢኖርም እነዛን ስራ ለመስራት ስል ከአንድ ቦታ ወደ አንድ ቦታ በመጓዝ እና እኔን ነገ የተሻልኩ ሰው ለመሆን ስባል በጣም ብዙ ስራዎች እሰራለሁና ከአንድ ቦታ ወደ አንድ ቦታ በጣም አሪፍ ቦታም ሊሆን ይችላል። ለመጓዝ ያንን ቦታ አልፌ ተጉዢ ስራዎችን እሰራለሁ ማለት ነው። እና ለስራ ትጓዛለህ ለሚለው ጥያቄ? አዎ እጓዛለሁኝ ይሄን እንግዲህ የምንኳዝበት እንግዲህ ለተለያዩ ጥቅም ለማግኘት እና እኔ ነገ የተሻልኩ ሰው ለመሆን ሲባል እንግዲህ የተለያዩ ስራዎችን በአግባቡ እሰራለሁ ማለት ነው። እና በመሄድ ብዙ ስራዎች እሰራለሁ ማለት ነው። እና በዚህ አጋጣሚ እንግዲህ ስራዎች በምሰራበት ነገ ውጤታማ ለመሆን እና የተሻልኩ ሰው ለመሆን ሲባል ስራዎችን በአግባቡ መስራት አለብህ። እና ስራዎችን በአግባቡ እሰራለሁ ማለት ነው። እና ለስራ ትጓዛለህ የሚለው ጥያቄ? አዎ እጓዛለሁ ለማለት እወዳለሁኝ እንግዲህ ስራዎች ብዙ ስራዎች ሊኖሩ ይችላሉ እነዛን ስራዎች ለመስራት ስችል ብዙ ቦታ እኸዳለሁ ማለት ነው።

ማዕድን ትጠቀማለህ ለሚለው ጥያቄ አዎ ማዕድን እንግዲህ የተለያዩ ማዕድኖች አሉና እነዛ ማዕድኖች እጠቀማለሁ አሁን ለምሳሌ እኛ ምንጠቀመው ማዕድን ጨው አለ አሁን ጨው ራሱ ማዕድን ነው ለምሳሌ ሌላ ደግሞ ዘይት እሱ ራሱ ማዕድን ነው። እሱ መጠቀም ውሃ ራሱ ማዕድን ነው ውሃ እንግዲህ በተለይ ከምድር በታይ ነው የሚገኝ ማዕድን የተለያየ ንጥረ ነገሮች አሉ እነሱ ማዕድኖችን እንጠቀማለን ማለት ነው። እናም ለኛ ነገ ሰውነት የሚገነቡ ወርቅ አሁን ለምሳሌ ማዕድን ነው አሁን ከመሬት ስር ተቆፍሮ ተገኝቶ ያ ማዕድን ከወጣ በኋላ የተለያዩ ለጌጣጌጥ ሆነ ለሆነ ነገር እንጠቀምበታለን ራሱ ብር ራሱ ማዕድን ነው። ይሄን ብር እንግዲህ ከአንዱ ገበያ ወደ ገበያ ለመገባየት እንጠቀምበታለን ማለትነው ግዥን ለመፈጸም ማለት ነው። እና ማአድኖችን ትጠቀማለህ የሚለው ጥያቄ አዎ እጠቀማለሁ ለማለት እወዳለሁ እንግዲህ ማዕድን በምንጠቀምበት ሰዓት ብዙ ነገሮችን ለመግዛት ወይን ለመሸጥ እንጠቀምበታለን ማለት ነው። እናም ይሄ ማዕድን ለሰው ልጅ ጠቃሚና ነገ የተሻለ ሰው ለመሆን ሲባል ማዕድኖችን መጠቀም አለብን ወደፊትም መጠቀም አለብን ለማለት እወዳለሁኝ። እና ማዕድን ትጠቀማለህ ለሚለው አወ እጠቀማለሁ ማለት እወዳለሁ

"በመስመር ላይ ግዢ ነው?" ለሚለው ጥያቄ፣ ያው በመስመር ላይ ስወጣ አንዳንድ ነገሮች እግዛለሁ። አሁን ለምሳሌ እዚህ ዩኒቨርሲቲ ግቢ ውስጥ ነው የምገኘው ከዩኒቨርሲቲ ግቢ ውስጥ ስወጣ በመንገድ ላይ አሁን ለምሳሌ እርጥብ ሊኖር ይችላል። ቃጠሎ የሚባል የምግብ አይነቶች አሉ እነሱ በመንገድ ላይ በምንሄድበት ስፍራ ላይ ነው የሚዘጋጁት እና እነሱን ልገዛ እችላለሁ እኔ አንዳንድ ነግሮች ለምሳሌ ካርድ ሊሆን ይችላል ከሱቅ አካባቢ ልገዛ እችላለሁኝ። በዚህ አጋጣሚ እና ደግሞ በተለያየ አጋጣሚ አንዳንድ ነገሮች ልገዛ እችላለሁኝ በመገድ ላይ ማለት ነው እና ያው "በመንስር ላይ ገዢ ነህ?" ለሚለው ጥያቄ አዎ ገዛለሁኝ። በሚገኘው አጋጣሚ ወይ ደግሞ ሙዝ፣ ብርቱካን በምሄድበት አካባቢ ሊሸጥ ይችላል። በዚህ አጋጣሚ እንግዲህ እነዚህ ሙዝ ብርቱካኖች ልገዛ እችላለው። እነዚህ ነገር ልገዛ የምችለው ለምሳሌ እርቦኝ ሊሆን ይችላል ወይ ደግሞ ሰው ግዛልኝም ብሎ አዞኝ ደውሎልኝ ሊሆን ይችላል፤ እና በዚህ አጋጣሚ "በመስመር ላይ ገዢ ነህ? ለሚለው ጥያቄ፣ አዎ ገዢ ነኝ ለማለት እወዳለሁ። እናም ያው የተለያየ ነገሮች ልገዛ እችላለሁ ማለት ነው። እናም በዚህ አጋጣሚ ያው ሰው ግዛልኝ ጓደኛ ቤተሰብ ግዛልኝ ሊለኝ ይችላል ወይ ደግሞ ቤተሰብ ለመጠየቅ ስል ስሄድ ከሆነ በመንገድ ላይ አንዳንድ ነገሮች መግዛት አለብኝ። ሰው መቼም ለመጠየቅ ሲሄድ በባዶ ሰው ቤት መግባት ይከብዳል። አንዳንድ ነገሮች ወይም ሙዝ ብርቱካን አንድ አንድ ኪሎ ገዝተህ ትሄዳለህ ማለት ነው እና በዚህ አጋጣሚ በምግብ ላይ እንስ ሳለሁ ይሄን ነገር እገዛለሁ ማለት ነው። በዚህ አጋጣሚ ያው በመስመር ላይ ገዢ ነህ ለሚለው ጥያቄ አዎ እገዛለሁ ለማለት እወዳለሁኝ። ለምሳሌ ደግሞ በመንገድ ላይ እየሄድኩኝ እያለ የሆነ ልብስ ባይ አሪፍ ልብስ አይነት ያንን ልገዛ እችላለሁ። መቼም ሰው የሆነ ሰዓት ሳይጠብቀው የሚፈልገውን ነገር ሊያገኝ ይችላል፤ እና በዛ አጋጣሚ አጋጣሚውን ነው መጠቀም ያለብህ እና ልገዛ እችላለሁ ማለት ነው በዚህ አጋጣሚ።

ሳንደል ትለብሳለህ የሚለው ጥያቄ ሳንደል እንግዲህ የሚባለው ሸበጥ አይነት ነው የተለያየ ሸበጥ አይነቶች አሉና በዛ አጋጣሚ ሳንደልን ሳልለብስ ውየ አላውቅም እለብሳለሁኝ በዚህ አጋጣሚ ያው እንግዲህ ይሄንን ሳንድል የምንለብሰው ለተለያየ ጊዜያት እንልብሰዋለን ቀለል ያለ ሸበጥ ስለሆነም ይሄንን ሸበጥ እናደርገዋለን ለምሳሌ ሻወር ቤት በምገባበት ሰዓት ሳንዴል ነው በማድረግ ነው እና ደግሞ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ ጋር ስትል ሳንደል ታደርጋለህ ማለት ነው። ሽፍኑን ጫማ ብዙም አላረገም አንዳንዴ ነው የማደርገው እና ሰንደል ትለብሳለህ ውይ ጥያቄ ያው ለብሳለሁ ብዙ ጊዜ እንግዲህ በምንለብስበት ሰዓት አንዳንዴ ይግርህ በቃ እንደፈለገ እንገሳገስና ሳትጨናነቅ እግር ላይ የሆነ በቃ ደም እንዳይቋጥርና እንደፈለክ መንቀሳቀስ እንደምችልና ፈታ እንዲል የሚያደርግ የጫማ አይነት ነው እና ሳንድል ትለብሳለህ የሚለው ጥያቄ አዋ እለብሳለሁኝ በዛ አጋጣሚ ማለት ነው። እንግዲህ ሳንደል በምለብስበት ሰዓት አንድ እግሬን አፍታታለሁ ለማለት እወዳለሁ እናም በቃ በተለይ ጊዜ ይሄን በምን ልብስ በሰአት እግርህም ብዙም ሳይጨናነቅ ፈታ ብሎ ያለው የደም ርጭቱም በአግባቡ እንዲህ እንቀሳቀስና እንደፈለክ ስራዎች ማከናወን እንድችል የሚያደርግ የጫማ አይነት ነው። እናም ሳንደልን ትለብሳለህ የሚለው ጥያቄ አዎ ለብሳለሁ ማለት እወዳለሁኝ። ይሄን ግን በምለብስበት ሰዓት እንግዲህ ብዙ ነገር ታደርጋለህ ማለት ነው እና አሪፍ ጫማ ነው እና ሰንደል ትለብሳለህ ለሚለው ጥያቄ አወ ማለት እወዳለሁኝ።